እኔ የምጠቀማቸው ቤት እቃ መሰረታዊ የሚባሉ አስፈላጊ ሌትተቀን ያው ልንጠቀማች ልንጠቀምባቸው የምንችላቸው። ለምሳሌ እንደ ሶፋ ሊሆን ይችላል ቁም ሳጥን ሊሆን ይችላል ቴሌቪዥን። አስፈላጊ ከሆነ እንዴ ላፕቶፕ ያው አስፈላጊ ነው ባሁኑ ጊዜ በቴክኖሎጂ ጊዜ። ላፕቶፕ ዋነኛ ነው። እነዚህ እነዚህ እና ሌላ ቀለል ቀለል ያሉ መሰረታዊ የሚባሉ እቃዎችን። እጠቀማለሁ።

በጣም ጥሩ ጥያቄ። ጭንቀት ሲሰማ ምን ታደርጋለህ ለሚለው? ብዙ አይነት መፍትሄዎች አሉ። በአብዛኛው እኔ ጭንቀት ከሆነ የብቻዬን ነው የምሆነው ብቻዬንም እንደማዳምጥ ምንድነው እየሆንኩ ነው ምን እያደረኩ ነው ወዴት እየሄድኩ ነው የሚለውን። ራሴን በመጠየቅ ለመፍታት እሞክራለሁ። ከዛን ሲቀጥል በቃ ውጪውን ጓደኛ ምናምን ካሉ ሄጄ። በደንብ ለማውራት በጣም ቅርብ ከሆነ የሚሰማኝን ለመውራት እሞክራለሁ። ካልሆነ ግን ዝም ብሎ ከለይ ከለይ። ያው ደስታ ለማምጣት ዝም ብሎ ወሬ ይወራል። ሌላው ሲቀጥል መጽሐፍ አነባለሁ። ወነው መዘናኛየ እሷ ናት ሲጀመር። አንድ ምዕራፍ ባነበብኩ ቁጥር የሆነ መልስ ስለማገኝ እነሱ ላይ ለመደበቅ በጣም ነው የምሞክረው። ይሄ ጥቂት አመታትና ሁለት አመት አራት አመት እንደዚህ አካባቢ። ከዛ ወዲህ የመጣ ነው ይሄ። በጣም ጥሩ እንደሆነ ነው የሚታይ በቃ ብዙ መፍትሄዎች አሉ መጽሐፍ ላይ የሌለ የለም። እና በእነሱ ነው አብዛኛውን ዘና የምል

በጣም በሚገባ ሁኔታ ነው ቅሬቶችን የማስተናግደው። የሚገርመው እኔ አስተያየት። ማንም ሰው እንዲሰጠኝ በጣም ፍላጎቴ ነው። እዚህ መስሪያ ቤት ተገባው ገና አንድ አመት አልሞላኝም። እና የሆነ ስብሰባ ተደረገና በቃ ሁሉ ሰራተኛ ተቀምጦ። እኔ ራሴን ማስተካከል የምፈልገው ስላለ በጣም አደገኛ ባህሪ ስላለብኝ። በቃ ይሄን ይሄን አስተካክል ብላችሁ ነገራችሁ እንዳስተካክል የምፈልገው ስላለ። አንድ በአንድ ሁላችሁም እንድትነግሩኝ እፈልጋለሁ ለእናንተ ስትሉ አይደለም ለእኔ ለእራሴ ስል። እኔ አሁን የማደርገውየራሴ የሆነ የሚያስጠላ ባህሪ ስላለ እሱን እንድነግሩኝ እፈልጋለሁ። ምክኒያቱም ማስተካከል ስለምፈልግ ብየ ስብሰባ ላይ ተናግሪያለሁ። እና ሙሉ እንደ ፋይናንስ ወደ አስር እንሆናለን አስሮቹ ሁሉ የየራሳቸውን ሀሳብ ነው የተናገሩ ወይም ቅሬታቸውን ነገሩኝ። አንዷን የአንዷን እንደውም አልረሳም። አንተ የማየው ችግር ምንድን ነው? ያው ከሰው ጋር አታወራም አወ ዋነኛው ችግር። የሚሰማህን ነገር የሆነ የጠፋህን የስራም ሊሆን ይችላል ሌላም ነገር ሊሆን ይችላል። ጥያቄ አትጠይቅም። ጥያቄ መጠየቅ አለብህ። ነው ያለችኝ። እውነቷን ነው በቃ እንደማልጠይቅ እኔም አውቃለሁ ነው አሁን ብቻ አየለም ተቀደም ጀምሮ ነው። ጥያቄ መጠየቅ አለብህ። በዴምብ ነው የያዝኩት። የኔ ችግር ስለሆነ እንደ በሽታ ነው የማየው ሲጀመር። እየጠየኩ አይደለም መስሪያ ቤትም ይሁን የትም ይሁን እየጠየኩ አይደለም በራሴ ለመፍታት በጣም ነው። ሁሌም ምጥር ይሄ ሀይለኛ ችግር እንደሆነ አውቃለሁ። እሞክራለሁ ብዬ ነው። ሰብሰባው ላይ የተለያየን እና ይኸው አብዛኞቹን ቅሬቶችን ለመቀበል በጣም ነው የምሞክር። ጥሩም ነገር ስለሆነ።

የምወደው ስፖርት ብዙ አይነት አለ አሁን አሁን እንደውም ትቻለሁ። ግን ቀደም ከአንድ እስከ አስራ ሁለት ስንማር ገጠርነው የተማርነው ኳስ እንጫወት ነበር። በቃ ይሄ የ የጠጉር የካልስ ምናምን አድርገን ምርጥ ኳስን እንሰራለን የፍኛ ያደርግልን ምርጥ ኳስ እንሰራለን ሁሌም መጫወት መግጠም ብር እያስያዝን ወይም በቃ በጎጥ እንደዚህ እየተከፋፈልን እንገጥም ነበር። የሚያስደስተኝ ያው ኳስ ነው የእግር ኳስ። ሌላው የእጅ ኳስም ያው አንዳንዴ እጫወታለሁ ደስ ይለኛል። እሱም ያስደስታል። ሌላው የስፖርት አይነት ያው መሮጥ በጣም ጥሩ ነው። እኔ በሩጫ ባልሳተፍን ግን እንደ ሀገራችን ስናይ በአለም እንድትታወቀ ያደረጉ ሯጮች ናቸው። በጣም ያው ለኛ በኢትዮጵያ የምታወቀው በሩጫ ስለሆነ ሩጫ በጣም ነው የምወደው።

በምን? ትመገባለህ ይኸው አመጋገብ ይለያያል አሁን እንዴ ከተማና የገፀር አንድ አይደለም ገጸር ላይ የሚገርም የአመጋገብ ሁኔታ አለ። ሰባትም ስምንትም ቤተሰብ ይሁን በአንድ ሞሰብ በአንድ ትሪ። ሶስት አራት እንጀራ አንዴ ተደራርቦ ይቀርብና ክብብ ብለህ ነው የምትበላ። እና ከዛ በኋላ ደግሞ የሚያስደስተው ወጥ ይሰራል። አባ ወራው ወይም አባትየው ካልመጣ ወጡ አይቆረስም ጠብቁ ይባላል። እሱ መጥቶ ያወጥ ተቆርሶ በአንድ ተሰባስቦ ክም ተብሎ የሚበላበት። በሞሰብ ወይም ትሪ በትሪ ይመገባል። እንደ ከተማ ስንሄድ ተለቅ ተለቅ ያሉ ከተማዎች ላይ ስንሄድ ደግሞ ከውጩም የተቀረጠ ይመስለኛል ይኸው እኔ የምደግፈው አይደለም። በቃ አመገገባችን ይሄ ባህላችንም ስላልሆነ አልደግፈውም። በሹኬ ይበላል። አንዱ በአንዱ እንጀራውን ቁርስ ቁርስ ተደርጎ በሳህኔ ነው የሚበላ። አለ አባ ገብረ ኪዳን ይናገራል። እንጀራው እራሱ ረዴት ያጣ ተቆርሶ የተበላ ገና በስማም ሳይባል ተቆራርሶ ተቦጫጭቆ እየተበላ እንዴት? ሊባረክ ይቺላል ብሎ ሲናገር ሰምቻለሁ። እና እውነቱን ነው ሀገር ቤት ሙሉ እንጀራው ይቀርባል። በደንብ ተሰባስበህ ነው የምትበላ የየብቻ አይደለም ተቆራርሶ ምናምን አይደለም። እዚህ ግን አበላሉ ራሱ ቅጥ በቃ ቅጥ የለውም። በሹካ አሁን መብላት ምንድነው? ከየት የመጣ ነው። ይሄ ባህል ከየት ነው? በሹካ እንዴት? እኔ እንጃ።

አዎ የስራ ግምገማ አለ በየመስሪያቤቱ ስራ ግምገማ አለ። በየስድስት ወሩ እሚሞላ ራሱን የቻለ ኢፊሸንሲ ወይም የስራ ብቃት እሚባል ነው ከመቶ የሚሰጥ አለ። ይሄ ይታይና ወደ ኤች አሮች እሚላክ ማለት ነው። ይሄ ኢፊሸንሲው እሚሰጠው ከመቶ ነው አምስት እዛው ራሴ አሁን ለኔ ከሆነ ከአምስቱ እኔ እራሴው ነው የምሞላ። ከአስራ አምስቱ ደሞ ራሱ አባሉ ወይም ሙሉ ሰራተኛው ይሞላል። ሌላውን ቀሪዋ ዋና ዳይሬክተሯ ወይም ስራ አስፈጻሚዋ ነው የምትሞላው። እና ለመጀመሪያ ጊዜ ስድስት ወር የስራ ማስፈጸሚያ ሲሞላ። በጣም እሚገርም የስራ ውጤት ነው የተሞላ። ዘጠና ሶስት ተሰጠኝ የስራ ፍላጎት አለኝ። እውነቱን ለመናገር ግን የኔ ዋነኛ ችግሬ ምንድን ነው? ሰው ባለኝ አይደለም የምሰራ በቃ እኔ በራሴ በእቅዴ ነው እምሰራ። ይሄንን በዚህ መስራት አለብኝ ብዬ አይ ይሄን በዚህ አሰራም ካለች ሀላፊ ትሆን። ማንም የቡድን መሪ ይሆን አልሰማም በቃ በሰአት እሰራለሁ እሰራለሁ አለቀ። እኔ ዋነኛ ችግሬ ይሄ ነው ብዬ ነው እማስብ። ደግሞ ይሄ የሆነበት ምክንያት ምንድን ነው? በቃ አንዳንዴ ጠዋት የሆነ ካቀድከው በዚህ በዚህ ይህን መስራት አለብኝ በዚህ በዚህ ይህን መስራት አለብኝ ብለህ ከሰራህ ከዛ ያን ሰዎች ያን እምትሰራውን ስራ ቆይ አቆየው ምናምን እምትባል ከሆነ ይፋለስብሃል ለዛ ይመስለኛል። በአጋጣሚ ይሄን ይሄን ፀባይ አልወደውም። ግን የሆነ በቃ አለ አየል የሆነ ህልም የሆነ ጎል ካለህ ግዴታ ያስገድድሃል። ከዚያ ያለህ አማራጭ አምኖ መቀበል ነው። ይሄ ነው። ያው እንዳጠቃላይ የስራ ግምገማየ ላይ ጥሩ ነው የነበር እንግዲ አሁን የቀጣዩን ደሞ ሞልተናል። ሁለተኛው አይታወቅም የመጀመሪያው ጥሩ ነው። ግን እሱ ነው ጥሩ ሆነ አልሆነ ይሄን ያህል ምቾት እየሰጠኝ አይደለም። በቃ ፍላጎቴ አይደለም እንደ አጠቃላይ

የወዳጅነት ብዙ አይነት ጨዋታዎች አሉ በተለይ ደግሞ እንደ ገጠር ስታድግ በቃ የሚገራርሙ ጨዋታዎች አሉ አሁን በክረምት ሸርተቴ ሚባል አለ። ይሁን እንደ ኩሬ ወይም ውሃ ይደቦቅና ያው ወባው ላይ ሸርተቴ እያቨጀን ጭርቅ ጭርቅን አውልህ በዛ መንኮራተት ማለት ነው። በጣም ሚገርም ጨዋታ። ሌላው በክረምት ዞሩ ዞሩ ሚባል አለ። ያን ዞሩ ዞሩ ስንጫወት ሃያም ሊሆን ይችላል አስራ አምስት ሰው እየሆነ በጣም ብዙ ሰው ነው። መውደቅ አለ መነሳት ምንከባለል በቃ ይሆነ አላ እሚስብ ነው በቃ ጨዋታው። ይሂ ኳስ እዲ ዞሮ ተሰባስበህ ሃያ ሰላሳ ይየሆንክ ምትጫወተው ጨዋታ። በጣም ነው ሚያስደስትህ።

በአደባባይ መናገር አልወድም። ቅድም ተናግረዋለሁ አንዳንዴ የምታድግበት ቤተሰብ ይወስነዋል። አደባባይ መናገር አይደለም ፊት ለፊት የምናገረው አሁን አሁን ነው። አሁን እውነት ለመናገር ምንም ሰው ይሁን ማንም ይሁን ስብሰባ ላይ ይሁን የመናገር እንትን አሁን አለኝ። በጣምም እየተናገርኩ ነው። አልፈራም። በቃ ከመሰለኝ እናገራለሁ። የማይሆን ከሆነ አልናገርም። ግን ይሆናል የምለው ከሆነ በደንብ ነው የምናገረው። እየፈራሁ አይደለም። አሁን መስሪያ ቤት ላይ ሀላፊ እኮ ነው ለምን እሱን ትናገራለህ? እንዴ ሀላፊ ይሁን በቃ ሰው ሰው ነው። እኔ ጽዳትም ይሁን ዋና ዳይሬክተርም ይሁን አንድ ነው ለኔ። አንድ እለታ እንደውም አንዱ እንዴት ብራችንን አትከፍሉንም አለ መንገድ ነው ያገኘን። ይከፈላችኋል። ይሄ የሲስተም ችግር ነው ምናምን አልኩት እንዴ ሀላፊውም እኮ ነገ ወደ ጎንደር ይሄዳል ለምን አትከፍሉትም? እንዴ እና ለምን ሀላፊ አይሆንም ሀላፊውም ሰው ነው አንተም ሰው ነህ። አንተም ጠይቅ መብትህ ነው። እሱም መብቱ ነው ይጠይቅ እሱ ስለሆነ ተለይቶ የሚከፈለው ነገር የለም። በቃ አለቀ ለምን ሀላፊ አይሆንም። እንደዚ ነው በቃ ሰው እስከሆነ ድረስ አሁንም ምንም የምፈራው ነገር የለም። ምሳሌ እናገራለሁ እና በጠቃላይ በአደባባይ እናገራለሁ ወይ? በደንብ ነው የምናገረው። ከዋና ሀላፊው ጋር ቢሮ ገብቼ አወራለሁ። ከእኛ ሀላፊው ጋር አወራለሁ። ምንም አሁን የመናገር ችግር የመፍራት ችግር የለብኝም።

በጣም ነው ማሰላስል አሰላስል ማለት አስብ እንደማለት ነው። የሰው ልጅ ሆኖ ካላሰበ ደግሞ በነገራችን ላይ ዝላይ። ማሰብና መጨነቅ በጣም ነው ሚለያየው መጨነቅ ዝም ብለህ ስላለፈው ነገር ሊሆን ይችላል። ስለ ወደፊቱ ዝም ብለህ መጨነቅ ሊሆን ይችላል። እና መጨነቅ ማሰብ ይለያያሉ። ማሰብ ምን ላድርግ? እንዴት ባደረግነው ይሄንን ማልፍ? ምን ባረግነው እንደዚህ አይነት ገንዘብ የሚኖረኝ እንደዚህ አይነት ገቢ የሚኖረኝ እንደዚህ አይነት ህይወት የሚኖረኝ ብለህ የምታስበው ነው። ምን ላርግ በሚለው ላይ ያጠነጠነ ነው። ሀሳብ እና ሀሳብ በጣም ነው የማስበው እውነት ለመናገር። በጣም ዛሬ ይሄ ወጣትነት እንደዚህ ሆኖ አይቀጥልም መርገፍ አለ ውበት መርገፍ አለ። ስለዚህ አንደኛ የሰው ጓደኛም ሊኖረኝ ይገባል። ውበቴ እንዳለ ይሄ አንዱ ነው። ሁለት ዋናው ግን በኢኮኖሚ በገንዘብ በቂ የገንዘብ ነጻነት የጊዜ ነጻነት ሊኖረኝ ይገባል ብዬ በወደፊት በጣም እማስብ። እሱን ለማድረግ ሌተቀን ነው ምለፋ። ይህ ጥርጥር የለውም። በህይወቴ እስካለች እለፋለሁ። ይሄን ለማሳካት ሊሰካ ይችላል ላይሳካ ይችላል ይሄ ለሚ ካላለ ላይሳካ ይችላል። እሱ የፈቀደው ነው። ግን ፈጣሪ የሚያሳካው አሁን ተኝቶ ዝም ብሎ ፈጣሪ ያ ያውቃል። አልደግፈውም። ለፈጣሪ ስበብ መሆን ያስፈልገናል። ትለፋለህ የለፋውን ፈጣሪ ይባርካል እኔ በዚህ ነው የማምነው። እና በጣም ነው የማሰላስለው።

ይኸው የተገኘውን ነገር ያለውን ነገር ነው። አሁን ቀትር ስለሆነ ጠዋት ስለሆነ ማታ ስለሆነ አይደለም ግን የተገኘውን በእጅ ያለውን ቤት ያፈራውን ነገር ይታወቃል። ግን አብዛኛው ያው ቀዝቀዝ ያለው ነገር ቢሆኑ የተመከረ ነው ቀትር ላይ። ምክንያቱም አሁን የሞቀ ሻይን አሁን በፀሀይ ብጠጣው ምቾት አይሰጥህም። ሻይን ጥዋት ስትጠጣው ነው ለብርድ ምናምን ለሰውነትህ ፈታ ለማለት። ግን አሁን እዝው ሻይ ስድስት ሰዓት ላይ ብጠጣ ምንም እንደውም ምቾት አይታየኝም። ሌላው ነገር ነው የሙቀት መግፋት ነገር ነው እንጂ ሚታየኝ ሌላው ነገር ጥቅሙ አይታየኝም። እና እንዳጠቃላይ ቀዝቀዝ ያሉ ነገሮች ቀለል ያሉ ቢሆኑ ጥሩ ነው ብዬ አስባለሁ

እዉነቱንም ነገር በፍጥነት መተየብ መተየብ ማለት መተግበር ከሆነ። እሱ እንደየሁኔታው ይወሰናል ነገሮችን በፍጥነት አልወስናቸውም። ምንድን ነው ማነው ወዴት ነው ሚለውን ቀድሜ አጠናለሁ። ሶሻል ማርኬቲንግ ላይ ለመስራት ካሰብኩ ቅድሚያ ስለዛ ስራ ከሃያ ቪዲዮ ያላነሰ ቪዲዮዎችን አያለሁ። ስራ እንደሆነ መጥፎ ነው ጥሩ አይደለም። ያዋጣል አያዋጣም የሚለውን ከሃያ ቪዲዮ ያላነሰ አያለው። እውቀቱ ያላቸውን ሰው እጠይቃለሁ። ከዛ በቃ እንደሚሆን ካረጋገጥኩ ግን ዛሬውን ነው የምወስነው ዛሬውኑ ማለት ነው።

አዎ። በመጽሐፍ ላይ ትቀመጣለህ መሚገባ ነው የምቀመጠው። ይሄን እንደውም በጣም የሚደግ የሚተገብሩት አሉ ወደ ድሬ ወደ ሀረር ወደ ጅጅጋ ስንሄድ። በመጽሐፍ ላይ ተቀምጦ የማሳለፍን እንትን በጣም ነው የሚተገብሩት። ምንጣፍ ይነጠፋል ጭስ እያጨጨሱ እዛው እየቃሙ ምናምን እና እየተጫወቱ የሚኖሩ ወደዛ ያሉ አካባቢዎች ነው። ያው እርግጥ እኔም እወዳለው እንዳጠቃላይ ምንጣፍ ላይ መቀመጥ ምክንያቱም እንዳሻህ እግርህን ትዘረጋለህ። እንዳሻህ ትንከባለላለህ በጣም ደስ የሚል ሁኔታ ስለሆነ

መዘምር ትወዳለህ? እወዳለሁ ግን አልችልም ይሄው ሲዘምሩ ምናምን ይሄው አብሮ የማሸብሸብ ስራ እንጂ ይሄን ያህል ዘማሪ አይደለሁም ብችል ደስ ይለኛል ምክንያቱም አስደሳች ነው ከደስ የሚል ነው አንደኛ ከመንፈሳዊ ጋር የሚያገናኝ ነው። ሁለተኛ ያለ ሰላም አለ ብዙ ሙዚቃዎችን ተመስማቴ ልክ እነሱንም ማዳመጥ መዘመር በጣም ደስ የሚነገር ስለሆነ እና በቸልለሰበት

አዎ ይሄ እችላለሁ። ማብሰል ያው በመጠኑም ቢሆን ብዙም አሁን በምጣድ ምናምን ሳይሆን። ሌላው ቀለል ቀለል ያሉ ነገሮችን ማብሰል ያው እችላለሁ። ብዬ አስባለሁ ደግሞ አሁን አንዳንዴ የገጠር ላይ ትምህርት ስትማር ትከራያለህ። ከዘጠኝ ወይም ከአስራ አንድ ጀምሮ ምናምን ትከራያለህ ምክንያቱም ትምህርት ቤቱና መኖሪያ ቦታው ራቅ ያለ ስለሆነ። ወደዛ ለመቅረብ ሲባል ተማሪው ይከራያል። በዛ ምክንያት ይለምዳል ሁሉም ተማሪ ማለት ነው።

መተግበሪያዎችን ታወርዳለህ አዎ በደንብ ነው የማወርደው የሚያስፈልገኝ ከሆነ ግደታ አወርዳለሁ። ለምሳሌ አሁን እንድ አፕወርክ አይነት ስሰራ አፕወርክ አፕ አወርዳለሁ ቴሌግራም ኢሞ ዩቲዩብ እንደዚህ አይነቶችን ለመጠቀሚያ እስሆኑ እስካገለገሉ ድረስ ሁሎችንም አፖችን የማውረድ እንትን አለኝ አሁን ባለፈው ጄን ጄን የሚባል ኮንፈረንስ አዘጋጅቶ ነበር። ለጄን የሚባል ዙም አፕ ዙም አፕ አውርጄ ነበር። እና በቃ አስፈላጊ የሆኑ አፕሊኬሽኖችን የቋንቋ የዚህ የጊዜ መቁጠሪያም ሊሆን ይችላል። የሚያስፈልጉ ከሆነ መተግበሪያዎችን አወርዳለሁ ሁል ጊዜ ነው የማወርደው